የምትመኘው ስራ ምንድነው? ብለህ ለጠየከኝ ጥይቄ እኔ የምመኘው ስራ ያው የባንክ ቤት ሰራተኛ መሆን ነው ማለትም አካውንታንት ማለት ነው። እኔ እንደማስበው እሱን ስራ በጣም የምወደውና በጣም የምመኘው ስራ ነው። እሱን ስራ ደግሞ ለማግኘት አሁን ላይ ባለውበት ሁኔታ በጣም ጠንክሬ እየተማርኩ ነው እሱንም አሻሽሌ የባንክ ማናጀር የመሆን እቅዱ አለኝ። እሱንም ደግሞ እንደማሳካው ተስፋ አለኝ።